ማሸነፍ ትችላለህ ነው ሚል። ያው ለሴት ስለሆነ ማሸነፍ ትችያለሽ ወይ እልና። አዎ ይቻላል ሁሉም ሰው ይችላል ማለት ሁሉም በተሰማራበት መስክ አንድ ደረጃ ከፍ ማለት ነው። ማሸነፍ። ግዴታ አንደኛ መውጣት ሁለተኛ መውጣት በፊት እንደተማርንበት አይደለም። ግን አሁን ድሮ ላይ። በየክፍል ደረጆቻችን ካሉት ተማሪዎች አንደኛ ያወጣ ሰው በቃ እሱ ይችላል ማለት ነው የሁልጊዜ አሸናፊ ነው ማለት ነው። ይባል ነበር ግን እያደግን ስንመጣ ነገሮች ተቀየረው። እንዴት ነው? በተሰማራበት መስክ ለምሳሌ ኑሮን ማሸነፍ። አሁን እንደ አንድ አትዮጲያዊ ኑሮን ማሸነፍ ሚችል ማለትም። ቤት አሁን ብዙ ኢትዮጵያዊ ቤት ተከራይቶ ነው ሚኖረው። ቤተሰቦቹን ያስተዳድራል ምናምን። እና ይህንን ማድረግ መቻል በራሱ ማሸነፍ ነው። ይህንን ቤተሰቡን ማስተዳደር ምን ማለት መቻል ማሸነፍ ነው እና። ኑሮውን መግፋት ራሱን ማቆየቱን ራሱን ማስተዳደሩን ይሄ አንድ ማሸነፍ ይባላል እና ሌላው ደግሞ። ለምሳሌ ከሆነ ሰው ጋር ተወዳድሮ። ማለት የሆነ ስራ ቢወዳደርና አንድ ሰው የሚፈለግበት አይነት ስራ ቢሆን። ሶስት አራት ሰው ተወዳድሮ ከዛ ውስጥ አንደኛ ቢወጣ። ያማሽነፍ ይሆናል ማለት ነው ከዛ ደግሞ በተጨማሪ። በኑሮ ኑሮም ለምሳሌ አንድ ሰው ኑሮ ላይ ወይ ስራው ላይ የሆነ መጥፎ ነገር ገጠመው አደል? ያን ስራውን ማስተካከል ሲችል ያ ማሸነፍ ይባላል ወደነበረበት ሲመልስ የሚያስፈልጉትን መሰረታዊ ነገሮች ሲያሟላ። ከመሰረታዊ ነገሮች አልፎ ደግሞ ለምሳሌ ቢቲስ ቢገዛ መኪና ቢገዛ። ተጨማሪ ከሰራውን አስፍቶ የተለያየ አይነት ብራንች ቢከፍት ምን ቢል እሱ እንደ አንድ ማሸነፍ ነው የሚታየው። እና ምን ለማለት ፈልጌ ነው። ማሸነፍ ሚባለው ነገር። ልክ እንደየስራ መስኩ ይለያያል ነው። እንደሚኖርበት ቦታ እንደሚሰራው ስራ ይለያያል። እና በስራው ይወሰናል ለማለት ነው እና። ስራ ብቻ አደለም አሸነፍ መሸነፍ ሚባለው ወይ ደግሞ የትምህርት ደረጃ ምናምን ብቻ አይደለምና። ኑሮውንም የተስተካከለ ሲያደርግ እንደሚመኘው አይነት ኑሮ በርግጥ የሰው ልጅ ፍላጎት ምንም አይገደብም። ማለት ዛሬ የተመኘው ነገር ሲሳካለት ከዛ ሌላ ከዛ ሌላ ሁሌም የሰው ልጅ ሚመኘው ነገር ምንም አያልቅም። የሆነ ነገር ለምሳሌ አሁን ሰው ብዙ መሬት ላይ እየኖረነው አደል መሬት ላይ። የመኖር ጥግ ሲበቃው ማርስ ላይ ካልወጣው ያ ማለት ማርስም ቢኖር ደግሞ ነገር ሌላ ፕላኔት ላይ ካልወጣው ይላል እና። የሰው ልጅ ፍላጎት አይገደብም። በርግጥ ግን እንደአጠቃላይ ምንድን ነው ማሸነፍ ማለት በተሰማራበት መልኩ። እንደተሰማራበት ቦታ ላይ ማንኛውም ሁኔታ ውስጥ ሁኖ። ያንን ነገር ማለፍ ሲችል። ነው ለኔ። እና ደግሞ ሚቻል ሁሉም ሰው ይችላል የማያልፍ ቀን የለም ማይነጋ ሌሊት የለም አደለም ሚባለው። ይቻላል እማይቻል ነገር የለም። ግን እንዴት ነው ሚቻለው? ያ እግዚአብሔር ካለ መድኃኒዓለም ከረዳው ብቻ ነው ሰው ሊያሸንፍ የሚችል ይችላል እንጂ። ከዛ ውጪ ማንም ሰው ያሸነፈ ቢመስለውም ሚወድቅ አለ መጀመሪያ። ምላቱን ማጠንከር አለበት ሁሉም ሰው ብዬ አምናለሁ እንደእኔ ማለት ነው። ማሸነፍ ያለው ከፈጣሪ ነውና ማለት። ከዛ በተጨማሪ ደግሞ ሰው ከለፋ ከጣረ አላማየ ብሎ ያንን ነገር ከያዘው። ምንም ነገር ማሳካት አያቅተው ምክንያቱም የሰው ልጅ ይችላል። ጭንቅላቱ በጣም ብዙ ነገሮችን ማሰብ ይችላል። ሁሉም ሰው እኩል ነው ሲፈጠር። ከዜሮ የተጀመረው አንዳንድ ይሄ ልዩ ታሰጦ ያለው ሰው ካልሆነ በስተቀር ሁሉም ሰው ይችላል የማይችለው ነገር የለም እና ይቻላል የማይቻል ነገር የለም። ስለዚህ አሁን እንደኔ እንኳን ብትጠይቁኝ ማሸነፍ ትችያለሽ ወይ ቢባል አሁን እችላለሁ። ግን ማንን ይዤ ፈጣሪን እሺ እግዚአብሔርን እሺ። አልፈዋለሁ የማይታለፍ ነገር የለም የማይቀየር ነገር የለም። ያው ሁሉም ሲወድቅ ሲነሳ ነው ነገሮች ያሉት እና። እኔ እንኳን በዚህ በትንሽ እድሚየ ስንት ነገር አይቻለሁ ወድቄያለሁ ተነስቻለሁ ወድቄያለሁ እንደዛ ነው። እና። ስለዚህ ይቻላል ማይቻል ነገር የለም። ግን ሚቻለው መሸነፍ ሚቻለው ፈጣሪን ይዞ ሰው ጸሎት ሲያረግ እግዛቤር ሲሰማው። ያኔ ማሸነፍ ይችላል ማለት ነው። ስለዚህ እኔም ማሸነፍ እችላለሁ ለማለት ያክል ነው አመሰግናለሁ።